የምትወደው ስፖርት ምንድነው ያው ብዙ አይነት ስፖርቶች አሉ የታወቀ ነገር ነው። እኔ በዋናነት ስፖርት አንዱ በጣም ምወደው ነገር ነው። ከእሱ ውስጥ ነው በዋናነት የምወደው የቀለል ያሉ የአካል ብቃት እንቅስቃሴዎች ደስ ይሉኛል ከዛ ደግሞ እንደ ተራራ መውጣት የእግር መንገድ እንደሱ አይነት ስፖርቶች በጣም ያስደስቱኛል።

ባህላዊ ልብስ ትለብሳለህ ነው። አዎ በሚገባ ልብስ አለሁኝ። ያው አሁን ባህላዊ ልብስ በእያንዳንዱ ባዘቦት ቀናችን የምንጠቀመው አይደለም። ለዛም ደግሞ የተመቸ አይደለም በእርግጥ አሁን ላይ እየተመቸ እንዲሆን ተደርጎ እየተሰራ ነው ያለው። ግን እኔ በተለያዩ የበዓላት ቀን ላይ እንደዚሁም ደግሞ ሃይማኖታዊ በዓላት በተለየ ሃይማኖታዊ በዓላት ላይ ሰርጎች ላይ ለየት ያሉ ቀኖች ሲኖሩ የመጀመሪያ ምርጫ የማደርገው የባህል አልባሳትን መጠቀም ነው።

ፎቶ ማንሳት ትወዳለህ? አዎ በጣም እወዳለሁኝ የተፈጥሮ አድናቂ ነኝ። እንደዚሁም ደግሞ ከመነሳትም በላይ ሰዎችን የተለያዩ ያነሳስ ዘዴዎችን እያሳየሁኝ ፎቶ ማንሳት ይበልጡን ደግሞ ጨረቃን። ተፈጥሮ ውሃ በቃ ከተፈጥሮ ጋር የተገናኙ ነገሮችን። ፎቶ ማንሳት በጣም እወዳለሁ

በሩቅ የመፍጀት ታውቃለህ በሩቅ የመፍጀት አላውቅም። ያው ግን ድሮ ትልልቅ ሰዎች እናቶች ሲያወሩ እሰማለሁኝ በድሮ ጊዜ የነበረ ነገር እንደነበር። እና በድሮ ጊዜ የሚያደርጉት ነገር እንደነበር ሲወራ እሰማለሁኝ። ግን ያው እኔ ከደረስኩበት እድሜ አንፃር እንደሱ አይነት ነገር አይቻል አላውቅም

የምትወደው መጠጥ ምንድነው? ያው አሁን ላይ ብዙ አይነት መጠጦች አሉ። እኔ ከዚህኛው መጠጥ በጣም የምወደው ውሃ መጠጣት ነው ንጹህ ውሃ መጠጣት ነው። ያው እንደየአስፈላጊነቱ እምጠቀማቸው ሊኖሩ ይችላሉ። እንደ ለስላሳ መጠጦች እንደየአስፈላጊነታቸው ልጠቀም እችላለሁኝ ወይም ወተት። ግን በጣም የምወደውና በጣም የምጠቀመው መጠጥ ውሃ ብቻ ነው

የቤት እንስሳ አለህ? አዎ አለኝ ያው እኔ እንሳሶችን መላመድ በጣም የምወዱ ሰው ነኝ። ከእነሱ ጋር ጊዜ ማሳለፍ በጣም ያስደስተኛል። አሁን ያለችኝ የቤት እንስሳ ድመት ናት። ወንድ ድመት ናት። አዎ ሁሌም ከእሱ ጋር ብዙ ነገር አብሬ ማድረግ :መተኛት: መጫወት- በቃ በጣም ያስደስተኛል። እና- ድመት ነው አሁን ያለኝ የቤት እንስሳ።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ በጣም ቤት ውስጥ ማሳለፍ የምወድ ሰው ነኝ የምወዳቸው ነገሮች በሙሉ ያሉት ቤት ውስጥ ነው፤ ለምሳሌ የእጅ ስራዎችን መስራት እወዳለሁ፣ ስዕል መሳል እወዳለሁኝ የተለያዩ የእጅ ሙያዎችን መማር መለማመድ እወዳለሁኝ እንደዚሁም ደግሞ ከምወዷቸው ሰው ጋር የማሳልፋቸው ጊዜያቶች ደስ ይሉኛል እና እነኚህን ሁሉ ማገኝበት ቦታ ቤቴ ውስጥ በመሆኑ ቤቴ ውስጥ መሆንን ነው የምመርጠው።

ወደ ስራ በሰአቱ ትደርሳለህ? ነው አዎ በሚገባ ምክንያቱም በሰአቴ ካልደረስኩኝ ተሯርጬ ካልደረስኩኝ ቀኔን ያበላሽብኛል። ተረጋግቼ የምረጋጋበትን ራሴን የማዳምጥበትን ሰዓት ስለማይኖረኝ ስለዚህ ስራዬ ላይ የሚኖረኝ ውጤታማነት በጣም ይቀንስብኛል ማለት ነው። ስለዚህ ስራ ቦታዬ ላይ በሰአቱ ነው የምደርሰው።

ማር ትወዳለህ ነው ድሮ ድሮ ልጅ እያለሁ ማርሞኔ የትኛውንም አይነት ጣፋጭ ነገር ወድ ነበረ በጣም ግን በጣም ለረጅም ጊዜ ከመጠቀም የተነሳ አሁን ላይ ምን አይነት ጣፋጭ ነገር በጣም ነው የምጠለው። በተለይ ደግሞ ማር በጣም የሚጣፍጥ ነገር እንደመሆኑ ማር አልወድም

አቧራ ችግር ይፈጥርብሃል ነው? አዎ ምንም እንኳን አቧራ ያለበት አካባቢ ቢሆንም የምኖረው ግን ሰውነቴ ልክ እንደማያቀው ነገር ነው። ችግር የሚፈጥርብኝ። በጣም ንፋስ እና አቧራ በጣም ያለበት ቦታዎች ላይ ወደአፍንጫዬ እንደዚሁም ደግሞ ወደ ጉሮሮዬ ይገባል። ከዛ በጣም ይረብሸኛል። እንደዚሁም ደግሞ ሰውነቴን ሲነካኝ በጣም ነው ችግር የሚፈጥርብኝ

ከደንበኛው ጋር ትሰራለህ ነው? አዎ በደንብ። ቢሮ ላይም ሆኜ ስሰራ ሁልጊዜም ከደንበኞች ጋር ነው ደንበኞች አሉን። ሁልጊዜም ከደንበኞች ጋር ነው የምንሰራው የራሴንም ስራ ስሰራ። የራሴ የኔን ምርቶች የሚጠቀሙ ደንበኞች አሉኝ። እና ሁሌም ከእነሱ ጋር ከደንበኞቼ ጋር ነው የምሰራው ማለት ነው። እና እሰራለሁ ከደንበኛ

እድለኛ ነገር አለህ ነው የሚለው? ያው ብዙ የህይወት ክፍል ነው ያለው በሁሉም ዘርፍ ባይሆንም በጣም እድለኛ የሆንኩባቸው ጎኖች አሉኝ። ለምሳሌ በቤተሰብ በጓደኛ በምኖርበት አካባቢ በእነኚህ ነገሮች በጣም እድለኛ ነኝ።

የድምጽ መልእክት ትልካለህ ወይ ነው? አንዳንዴ ከሰዎች ጋር መረጃ እየተቀባበልን እያለን ረዘም ያለ ነገር በመልእክት መልኩ ከመጻፍ ይልቅ፣ የጽሁፍ መልእክት ከመጻፍ ይልቅ የድምጽ መልእክት በትንሽ ደቂቃ ውስጥ ወይም ደግሞ በትንሽ ሰከን ውስጥ ሰፋ ያለ ነገር ስለሚገልጽልኝ። የድምጽ መልእክት እልካለሁ ማለት ነው

ዋይፋይ ትጠቀማለክ? አ ዋይፋይ አካባቢዬ ላይ አለ። ያው እኔም ከስልኬ ጋር አገናኝቼ እጠቀማለሁኝ። ግን ደግሞ ብዙም ስላልሆነ ሁልጊዜም ስለማይኖር ብዙ ጊዜ የምጠቀመው ደግሞ የራሴን የስልኬን የሞባይል ዳታ ነው ማለት ነው። ያው ግን ዋይፋይ እጠቀማለሁ።

ምን አዲስ ነገር መማር ትወዳለህ ነው? ያው እንደየዘርፉ ይለያያል አሁን ላይ መማር የምፈልገው ነገር። በመጀመሪያ ስለ ልብስ ስለ ፋሽን ስለፋሽን ዲዛይን መማር እፈልጋለሁኝ። በተለይ ደግሞ የሀገር ባህል ልብሶችን ጥልፎች ላይ ያተኮረ ትምህርት መማር እፈልጋለሁኝ። ከዛ ደግሞ ከመንፈሳዊ ደግሞ በገና መማር እፈልጋለሁኝ።